ኢንተርኔት አለህ? አዎ ኢንተርኔት አለኝ ይህንን ራሱ ስራ እየሰራሁበት ያለሁት እየቀዳሁት ያለሁት በኢንተርኔት ነው ማለት ነው። እና ኢንተርኔት በጣም እጠቀማለሁ ኢንተርኔት በዚህ ሰዓት በጣም በማደግ ላይ ካለው ባለው አለም ውስጥ የተለያዩኝ ነገሮች በተለያየ የአለማችን ክፍሎች ውስጥ በሚከናወኑበት ወይም በሚደረጉበት ጊዜ በጣም ወቅታዊ የሆኑ መረጃዎችን በጊዜው እንድንቀበል እንድናስተናግድ ከሚያደርጉ የበየነ መረብ አካላት አንዱ ነው ማለት ነው ስለዚህ የኢንተርኔት ተጠቃሚ ነኝ።

እንደገና ጥቅም ላይ ማዋል ትችላለህ ወይ? እንደገና ጥቅም ላይ ማዋል ማለት ያገለገሉ ጊዜያቸው ያበቃ ወይም የተበላሹ ነገሮችን በማስተካከል ወይ በማደስ ወይ ደግሞ የሆነ የሆነ ነገራቸውን በመቀያየር እንደገና ለጥቅም እንደገና ለአገልግሎት ማዋል ሲሆን ይህን ነገር ደግሞ እንደ እቃ ወይም እንደተበላሸው እንደ እቃ አግልግሎት እንደሰጠው ነገር ይወሰናል ማለት ነው። በጣም ውስብስብ ካልሆነ አዎ እችላለሁ

ቅሬታዎችን እንዴት ታስተናግዳለህ? በጣም ጥሩ ጥያቄ። ያው እንግዲህ ሰው ከሰው ጋር በሚኖርበት ጊዜ በተለያየ ምክንያት በተለያየ ሁኔታ ቅሬታዎች በሰዎች መካከል ሊከሰቱ ሊፈጠሩ ይችላሉ። እና ሰው ከሰው ጋር ሲኖር የማይጣላበት ወይም የሆነ ቅሬታዎች የማይፈጠሩበት ምክንያት የለም። ስለዚህ ቅሬታዎች በሚፈጠሩበት ጊዜ በጣም በተረጋጋና በሰከነ መልኩ በጠረጴዛ ዙሪያ ማውራትና መፍታት ከእኛ ይጠበቃል ማለት ነው። ስለዚህ ያንን አስተናግዳለሁ እችላለሁ

ዝናብ ሲዘንብ ምን ታደርጋለህ? ዝናብ ሲዘንብ ምንድነው ማደርገው? እኔ ምናልባት ታጥበው የተሰጡ ልብሶች ምናምን ውጪ ካሉ እነሱን አስገባለሁ እቤት ሳልሆን መንገድ አካባቢ እያለሁት ዝናብ ሚዘንብ ከሆነ በፍጥነት መጠለያ እፈልጋለሁ ማለት ነው። ስለዚህ ዝናብ ሲዘንብ መጀመሪያ ሚታወስ እነዛ ነገሮች ናቸው በዚህን ሰዓት ሌላ ማሰባቸው ወይም ትዝ ሚለኝ ነገር ሌላ የለም። ራሴን ወይም ውጪ አካባቢ ያሉ እቃዎችን ከማስጠለል ውጪ ማለት ነው። ስለዚህ ዝናብ ሲዘንብ እነዛን ነው የማደርገው

የስልክ ካሜራ ትጠቀማለህ ወይ? አዎ የስልክ ካሜራ እጠቀማለሁ እና አሁን ጊዜው የቴክኖሎጂ ጊዜ ነው። የስልጣኔ ጊዜ ነው እንደ ድሮ ጊዜ ፎቶ ቤት እየሄዱ ፎቶ መነሳት። በጣም እንደዚህ በጣም በእጅ የሚዳስሱ የሚጨበጡ የቴክኖሎጂ ውጤቶችን ከመጠቀም ሰው በጣም ወደ ስልክ ዘወር ስላለ ስልክ ካሜራዎችን በመጠቀም ቪዲዮዎች እሰራለሁ ፎቶዎች አነሳለሁ። በጣም የተለያዩ ነገሮችን እሰራለሁ ስለዚህ የስልክ ካሜራ ተጠቃሚ ነኝ። አዎ እጠቀማለው

የአካል ብቃት እንቅስቃሴ ታደርጋለህ ወይ? የአካል ብቃት እንቅስቃሴ እስካሁን ድረስ ብዙም አላዘወተርም አልጀመርኩትም ነገር ግን ከዚህ በኋላ በጣም ወጥ በሆነ ድግግሞሽ ለማድረግ እቅድ አለኝ ማለት መሰለኝ። ለዚህ እስካሁን ድረስ አላደርግም ከዚህ በኋላ ግን የአካል ብቃት እንቅስቃሴዎችን በእቅዶቼ ውስጥ ለማካተት እና እኚህንም ደግሞ ደጋግሜ ለማድረግ እቅድ አለኝ ማለት ነው። ስለዚህ እስካሁን ድረስ አላደርግም ከዚህ በኋላ ግን አደርጋለሁ

የምታስታውሰው ልዩ በዓል አለህ? እማስታውሰው ልዩ የሆነ በዓል አዎ አለኝ። እና እንግዲህ በኢትዮጵያ ላይ በጣም የተለያየ በዓላት ልዩ ትኩረት ተሰቷቸው ይከበራሉ። ከነዛም በዓላት መካከል የገና በዓል የሰቅለት የትንሳኤ በዓል። ደግሞ የአመት መለወጫ እሚባለው የእንቁጣጣሽ በዓል በጣም ልዩ ትውስታ ካላቸው በዓላት ውስጥ በጣም ቅድሚያ ተጠቃሾች ናቸው ማለት ነው። እና በየሃይማኖትም የሚከበሩ በጣም እጅግ በርካታ የሆኑ በዓላት አሉ። ነገር ግን እነዚህ ዋነኞቹ ናቸው ማለት ነው።